ሶ ቀትር ወይም ምን ትመገባለህ ይላል? በቀትር ጊዜ በጣም ብዙ አይነት ምግቦች የምትመገባቸው ሊኖሩ ይችላሉ እነሱም የአትክልት ዘሮች የስንዴ ዘር ወይም የጎመን ስላጣ ዘሮች በመመገብ ብዙ ነገር ማከናወን የምትችልባቸው ኦፖርቹኒቲዎች እስከሚፈጠሩ ለምግብነት የምትጠቀማቸው የቬጂቴሪያ እና የፍሩት አይነት ንቁዎች ናቸው ማለት ነው። እነዚህን ነገር በማድረግ ብዙ ነገር የምትጠቀምበትኝ አማራጮች ሊመጡ ስለሚችሉ እነሱን ነገር ማከናወን ይኖርብሃል ተብሎ ይታሰባል ማለት ነው። ሶ አብዛኛው ሰዎች ያ ቀትር ምግብ የሚመገቡት ያው እንጀራ ነኩኑ ያው ምግቦቹም ይለያያቱም ሽሮም ይጠቀሙ አሉ ስጋና ነክ የሚጠቀመው አሉ አትክልት ነክ የሚጠቀመው አሉ።

የምሳ እረፍት ምን ያህል ጊዜ ነው? ይላል ወደ ሰላሳ አንድ ሰዓት ደቂቃ ባለው የአንድ ሰዓት ወይም የሰላሳ ደቂቃ ባለው ይህ የምሳ የእረፍት ሰዓት ነው ማለት ነው። በእኛ ሰው የሚያሳርፍበት ከስራው ትንሽ እፎይ የሚልበት እንዲሁም ምሳውን በልቶ ትንሽ እፎይ የሚልበት የሚያሰርፍበት ነገር ስለሆነ። እነዚህ ለስንት ደቂቃ ወይም ለስንት ጊዜ የሚለውን? ያ ለአንድ ሰዓት ወይም ለሰላሳ ደቂቃ ያህል ሰው ማረፍ አለበት። ምክንያቱም ሮቦት አይደለም። ሮቦት ነው ሃያ አራት ሰዓት ሊሰራ የሚችለው። ሶ ማረፍ አለበት እና ያው ሶ መጠቀም አለበት ብዬ አስባለሁ። እንደኔ አስተሳሰብ ከሆነ። የምሳ ሰዓት ያስፈልገናል ያስፈልገናል ያስፈልገናል

ስንት አይነት ቋንቋ ትችላለህ? ይላል። ወደ ሁለት አይነት ቋንቋ አለ የ አማርኛም ትግርኛም አለ። ሶ በአለም ደረጃ በጣም ብዙ የሚባሉ ቋንቋዎች አሉ። እስካሁን በተደረገው ጥናት ከስድስት ሺህ በላይ የመግባቢያ ቋንቋዎች አሉ ማለት ነው። በስፋት የሚውለው ግን በአለም ደረጃ እንግሊዘኛ ሲሆን። አብዛኛው ሰውም ይችላል ተብሎ የሚገመተው የቋንቋ አይነት ነው ማለት ነው። በየሀገሩ ብዙ አይነት ቋንቋዎች አሉ ለምሳሌ ወደ ኢትዮጵያ በምትመጣበት ሰዓት ቀላል የማይባል እስከ ሰማንያ ብሄር ያለው። እስከ ሰማንያ ብሄር ያለው ሆኖ ቋንቋው ደግሞ በዛው ልክ የመሆን ቻንስ ያለው። ብዙ አይነት ቋንቋዎች አሉ ማለት ነው። በኢትዮጵያ ደረጃም በአለም ደረጃም ብዙ አይነት ቋንቋ ናቸው። በቀኝ ግዛትም የተገዙም አሉ። ያልተገዙም ደግሞ የራሳቸውን አስከብረውም የኖሩም አሉ።

ዝናብ ሲዘንብ ምን ታደርጋለህ? ዝናብ በሚዘንብበት ሰዓት ላይ አብዛኛው ጊዜ ውጭ ላይ የመቆየት እድላችን የጠበበ ይሆናል። አብዛኛው ሰው ወደ ቤቱ የሚገባበት እንዲሁም ብርዱም ዝናቡንም ለማሳለፍ ቤቱ ላይ ሆኖ ቤትሰቡ ጋር ሆኖ ወይም ለብቻ ሆኖ የሚያሳልፍበት እንዲሁም በኮምፈርታ ውስጥ ተሸሽጎ የሚሞቅበት አይነት ይፈጠራል ማለት ነው። በዝናብ ሰዓት ላይ እንደዚህ አይነቶች ይፈጠራሉ። በውስጥ ደግሞ ያው እሳት በማፈም በማቀጣጠል ቤቱን እንዲሞቅና ከብርዱ ለመሸሽ የምትጠቀምባቸው ዘሮዎችም አሉ። በዛው ልክ ማለት ነው። በዝናብ ሰዓታት ላይም ትኩስ ትኩስ ነገሮች የሚጠጡም ነው የሚበሉም ትኩስ ነገሮችን በመጠቀም እነሱን ነገሮች

መብረቅ ከላይ ወደ ታች እሚወድቅበት ምክንያት ብዙም አንዳንዴ በፈጣሪ እጄታም ላይ ስላለ ሶ መብረቅ ሚወርድበት ያም አንታክ ሚያደርግበት የሆነ ነገር አቴንሽን የሚስብበት ቦታ ካለው ነው። ያን የደመና ምንድናት በሚጋጭበት ሰዓት ላይ ብዙ ያው ብልጭታዎች ወይ ስፓርክ ይታያል። በዛም ደግሞ በጣም ከበዛ ወደ መሬት የሚወርድበት እና ኔጌቲቭ ኢነርጂ ያው ኤሌክትሮኒክ ስለሆነች መሬትም የምትስብበት እዛ ቦታም የሆነ ነገር የሚስብ ነገር እንዳለ ያመላክተናል ማለት ነው። በመብረቅ ሶ መብረቅ አስፈሪ እና አስደንጋጭ እና ቅጽበታዊ የሚባል ነው። ሶ ማብረቅ በጣም ከባድ ከሚባሉ ፈጣን የሚባሉ

ሶ አይስክሬም ትወዳለህ? ወይም ጣፋጭ ነገሮች ትጠቀማለህ ያ ብዙም ባይሆንም አልፎ አልፎም ምናልባት ለመጠቀም እሞክራለሁ። ሶ ይሄኛው ምንድነው? አስክሬም በውስጡ በጣም ትልቅ የሆነ ጣፋጭነት ያለው እንዲሁም ለልጆች አብዛኛው ጊዜ ሞር የሚስባቸውና ትኩረት የሚያደርጉት ጣፋጭነት ላይ ስለሆነ። ሶ እነዚህ የአይስክሬም ዘሮች ወይም ጣፋጭ አላቸው። ክሬሞች በመቀባት በብስኩት ላይም ሊሆን ይችላል። በተለያዩ የአስክሬን ወይም እየጣፋችን ያላቸው ነገር እሱ በመጠቀም ብዙ ፕሮዳክቶች ወይም ሽያጮችም ሊያከናውኑ ይችላሉ ማለት ነው። ለምሳሌ በብዛት ብስኩት ማምረት በውስጡ በመሃል ላይ ተታውቆ የሚገኘው የአስክሬም አይነት ወይም የጣፋጭነት ይዘት ያለው ስለሆነ እሱን በመጠቀም ብዙ

የምትወደው መተግበሪያ ምንድነው? ይላል ያው መተግበሪያዎቹ በጣም ብዙ ናቸው። ሶ የምንወደው መተግበሪያዎች ለምሳሌ በስልክ ደረጃ ከሆነ አፕሊኬሽኖች አሉ ያ መተግበሪያ ማለት አፕሊኬሽን ሲሆን። እነዛን አፕሊኬሽኖችን ሶሻል ሚዲያም የሚያስጠቅሙን እንዲሆኑም ኢንተርኔት አክሰስ እንድናገኝ የሚያደርጉ የብሮዘር አይነቶችም አሉ እንዲሆኑም የሶሻል ሚዲያም በፌስቡክ ዩቲዩብ ቲክቶክ ኢንስታግራም ቴሌግራም ብዙ ናቸው በእነዚህም አማካኝነት ሶሻል ሚዲያ መጠቀም እንችላለን ማለት ነው። መተግበሪያዎቹም በጣም ብዙም ናቸው ማለት ነው። ግን ከብዙ በጥቂቱ አብዛኛው ሰዎች የሚጠቀሟቸው እነዚህ አሁን የጠራኋቸው ሶሻል ሚዲያ የሚያስጠቀሙን ፕላትፎርም ወይም አፕሊኬሽን ወይም መተግበሪያ ብለን እንጠራቸዋለን ብዙ ዘርፍ ጥቅም እንዳላቸውም ቢሆንም

ሶ ምን አይነት ሙዚቃ ትወዳለህ? ለሚለው የፕሮግረስቲንግ ሀውስ ሙዚቃዎች በጣም ይመቹኛል እንዲሆኑም የዲጄዎች ሙዚቃ የሚቀናበርበት ለምሳሌ የኤፍኤል ስቱዲዮ ሙዚቃ የሚቀናበርባቸው አሪፍ የሚባሉ የፕሮዳክሽኖች እነሱ በጣም የሚመችኝ ይሆናል ማለት ነው። ሶ ምን አይነት ሙዚቃ ይመቻል ካልከኝ? ያ ፕሮግረሲቭ ሀውስ የሆኑ ሙዚቃዎች በጣም አሪፍ ናቸው። አብዛኛው ሰዎች የሚጠቀሟቸው ጃዝ አለ አምባሰል አላንቾ የነዚህ ትዝታ የሚባሉት ሙዚቃዎች አይነቶች ናቸው። ሶ ያው አብዛኛው ሰው በትዝታ ብዙም የሚዋጥና በጣም የሚሳብ ነው ትዝታም በጣም ብዙ ናቸው። ብዙ ነገሮች የምታስታውስበት ስለሆነ ያ

ኮፊያ ማድረግ ትወዳለህ ብዙም እኔ አልወድም ግን ኮፊያ ብዙ ዘርፍ አለው ለምሳሌ ፀሀይ ለመከላከል የምንጠቀምበት ይሆናል ፀጉራችንም እንዳይቆሽሽ በውስጡም የምንከላከልበት ሊሆን ይችላል። ግን ዘርፉ በዚህም ብቻ አያበቃም በብዛች ለሚጠቀሙ ኮፍያ ደግሞ ምን ማድረግ ይችላል ማለት ነው? ያው በተለይ በፀሀይ ላይ የፀሀይ ለመከላከል እንዳለ ሆኖ ግን ላበትም በዛው ልክ ሊመጣብን ይችላል ማለት ነው። ይሄ ደግሞ የፀጉርን መሳሳትን ሊያጋጥም ይችላል። በኔጌቲቭ ሳይዱ ይህም ሊያጋጥም ይችላል። ግን አልፎ አልፎ ቢያደርግ ይመከራል ብዬ አስባለሁ። ኮፊያ አሪፍ የሚባሉን የመዘነጫም ሊሆን ይችላል ማለት ነው። የምትዘነጥበት እንዲሆኑ ሙድ ሊኖረው የሚችል

በእግር ምን ያህል ርቀት ምን ያህል ርቀት መሄድ ትችላለህ? ይላል የሰው ልጅ በቃን ቢያንስ እስከ አንድ ኪሎ ሜትር ባለው ርቀት ቢጓዝ የሚመከርበት ጊዜ ነው። ያለነው ምክንያቱም የሰው ልጅ እንቅስቃሴ በሚያደርግበት ጊዜ የደም ዝውውሩ እና የጤናው ሁኔታው በጣም የተስተካከለና አሪፍ ደረጃ ወይም ስታንዳርድ ደረጃ ላይ የሚደርስበት ይሆናል። ሰጀስት የሚደረገው አብዛኛው ጊዜ አንድ ኪሎሜትር እና ከዛ በላይ ቢራመድ። ለምሳሌ በጣም ብዙ ርቀት ያላቸው መንገዶች ቢራመድ ወይም እዛው አጭር ቦታ ሆኖ ግን ብዙ ጊዜ የሚመላለስ ከሆነ ያ ተደማምሮ አንድ ኪሎ ሜትር እና ከዛ ላይ ሊሆን ስለሚችል። ጥሩ የሚባል ርቀት ቢጓዝ ነው ጤናውን የሚጠብቅበት ሊሆን ይችላል ማለት ነው። ያው በአንዴ እስከ አራት ወይም እስከ ስምንት ኪሎ ሜትር

ምን አይነት ዳቦ ትወዳለህ? ያ መቼም የጎንፎ ዳቦ የለም። የ የገንፎ ዳቦ። ምን አይነት ጥያቄ ነው? ሶ ዳቦ ዳቦ ነው በፊኖ የሚሰራም የዳቦ አይነት አለ። በሌሎችም የሚሰሩ ዳቦ አይነቶች አሉ ማለት ነው። አብዛኛው ግን ፊኖ ተብሎ የሚጠራ ግብአት በእሱም ወይም በስንዴ የሚሰራ ማለት ነው። እነሱን በመፈተግ ወደ ማሽን በማስገባት እንዲሁም በመፍጨት። ለዱቄትነት በማዋል እሱን ጋግረን ምን ማድረግ ነው ዳቦ መስራት ይቻላል ማለት ነው። ወይ ፉርኖ ቤት ተብሎ የሚጠራ አለ። የዳቦ መጋገሪያ ማሽን ላይ በማስገባት ትክክለኛ የሆነ ዳቦ መስራትም ይቻላል ማለት ነው። ሶ በቤትም የሚሰሩ ዳቦወች አሉ። ሰፋ ያለ እሱም ክብ አይነት ሆኖ ልክ የቂጣ ዘር ያለበት ወፍራም ዳቦ አለ ማለት ነው። እናቶቻችን የሚሰሩት። የዳቦ አይነት ነው በከተማ የሚገኘው ግን ሾጣጣ ወይም ክብ ዳቦ አነስ ያለሽ ናት

የስራ ምኞቶች ምንድን ናቸው? ይላል በጣም ብዙ የምትመኘው ነገሮች አሉ። አብረህ ልትሰራው የምትችላቸው። ከጓደኞችህ ጋር ሊሆን ስራ ከስራ አጋርጋ። ብዙ አይነት ዘርፎች አሉ ስራ ላይ። ሶ ለምሳሌ የኮንስትራክሽን ስራ ሊሆን ይችላል የቤት ግንባታ ሊሆን ይችላል። እነዚህ የምትመኛቸው ወይም ለኔ ቢሆን ለምታስባቸው ነገሮችም። ያው ብዙ ትመኛለህ ማለት ነው። ሶ ያምኞት እውን የሚሆነው ግን አክሽን ወስዳህ። ድርጊት ስትጨምርበት ወይም እጅህን በምትልክበት ሰዓት ላይ ያው ብዙ ትመኛለህ ማለት ነው። ሶ ያምኞት እውን የሚሆነው ግን አክሽን ወስዳህ ድርጊት ስትጨምርበት ወይም እጅህን በምትልክበት ሰዓት ላይ ያው ብዙ ትመኛለህ ማለት ነው። ሶ ያምኞት ኦን የሚሆነው ግን አክሽን ወስዳ ድርጊት ስትጨምርበት ወይም እጄን በምትልክበት ሰዓት ላይ ወደ አክሽን ወይም ወደ ድርጊት ስትቀይረው ያ ምኞት ትክክለኛ ትክክለኛ የሆነ። ስራ አጥተህ የሆነ ስራ ለማግኘት የምትመኘው አይነት ምን ሊሆን ይችላል ማለት ነው። ብዙ አይነት የሰራ ምኞቶችም አሉ ይህን ነገር ብሰራው ለምትመኘው

ቶፋር ማዕድን ትጠቀማለህ በብዙ አይነቶች የማዕድን ስራዎችን መሰራትን የሚቻልበት ኦፖርቹኒቲ እና ትልቅ የሆነ እድሎችን የሚፈጠሩበት ነገሮች ይፈጠራሉ። ያንን ማዕድንን በመሸጥም እንዲህ ወደ ሌላ ሰውም በመሸጥ ብዙ ሀብቶች ማግኘት ይቻላል ብዙ ገንዘቦችን ማግኘት ይቻላል። ብዙ ነገሮችን በዛው ልክ የማግኘት እድላችሁ በጣም ከፍተኛ እየሆነ ይመጣል ማለት ነው። ያንን ነገር የሚደረግ ከሆነ። እንዲሁም የምታስተካክሉት ከሆነ በተለያየ ነገሮችን በጣም ብዙ ነገሮች የሚሆን ከሆኑ። ያን ነገር የት ታረጋለህ ማለት ነው። ማዕድናት በጣም ውድና ውድ ናቸው። ለማግኘት በጣም አስቸጋሪ የሚባሉ ማዕድናት ናቸው በቀላሉ ለማግኘት የሚከብዱ ማዕድናት ናቸው ማለት ነው። ሶ እነዛን ነገር በማረግ ብዙ ነገር መጠቀም የሚቻልበት እንዲሆንም